መብረቅ መብረቅን ባልፈራም መብረቅ አንዳንድ የሚያስከትሉ በጣም ከባድ አደጋዎችን ያስከትላል። ለዛም ልፈራ እችላለሁ። ለምሳሌ መብረቅ አንድ ቤት ላይ አንድ እንጨት ዛፍ ላይ ቢወድቅ ያን ዛፍ ያቃጥላል፣ ያጠፋል። ቆርጦ ነው የሚጥለው። ከባድ የሆነ ሀይል አቅም ስላለው ማለት ነው። ያ የምፈጠረው እንደ ሳይንሱ ከሆነ ሞቃታማ የሆነ አየር እና በጣም ቀዝቃዛ የሆነ አየር አንድ ላይ ሲገናኙ ሲጋጩ መብረቅ ይፈጠራል። የዛን ጊዜ ከፍተኛ የሆነ የድምጽ እና የብርሃን እንትኖቹ ይፈጠራሉ። ስለዚህ ሰው ወደ መብረቅ በሚያይበት ሰዓት ላይ ድንገት አይኑንም ሊያጣ ይችላል። መሬት ላይ ራሱ በሰው ላይ ቢወድቅ ሰውን ይገድላል ያጠፋል። ከዛ አንፃር በርግጥ ይፈራል። ሌሎች ነግሮች አሁን ለምሳሌ ሰው እንደ ባህላዊ እንትን ከሆነ ያ መብረቅ የሚያርፍ ከሆነ የሚመለክበትም እንትንም አለ። ያ ልክ አይደለም ብዬ ነው በራሴ የማምነው ትራዲሽናሊ። ያ ልክ አይደለም፣ መብረቅ አምላክ አይደለም። መብረቅ ልክ ሞቃታማና ቀዝቃዛ አየር ሲፈጠር የሚፈጠር ሲጋጭ የሚፈጠር ነገር እንጂ አምላክ ወይም አማልክት ሊሆንም አይችልም አይደለምም። በዚህ ላይ አንዳንድ የተሳሳተ የአመለካከት ሰዎች የሚይዙት ነገር ቢስተካከል የሚል እይታ ነው ያለኝ። መብረቅ የሚያስከትሉ ጉዳቶች በጣም ከፍተኛ የሆነ ጉዳት ሊያስከትል ይችላል። አንድ ለምሳሌ በዛፍ ላይ በእንስሳት ላይ በሰውም ላይ የሚወድቅ ከሆነ ይጠፋል ቀጥታ ነው የሚቀጥፍ የሚያጠፋው ሰውን። እንስሳንም ቢሆን ይገላል፣ ዛፍንም ቢሆን ቆራርጦ ነው የሚጥለው። ያ ከፍተኛ የሆነ ሀይል ስላለ ማለት ነው። ስለዚህ መብረቅን ከመብረቅ ራሱን ሰውም ማንኛውም ነገር ከመብረቅ መከላከል የሚቻልበት መንገዶችን በሳይንሳዊ መንገድም በባህላዊ መንገድም ራሱ ሰው ራሱን ለመከላከል መፍትሄ አቅጣጫዎችን መውሰድ ያስፈልጋል። ለምሳሌ መብረቅ የሰው ልጅ ራሱን ከመብረቅ ለመከላከል ስልክ አሁን ለም በምጠቀምበት ሰዓት ላይ ስልክ ድ የዳ ዳታን ከፍቶ አንዳንዴ ኢንተርኔትን መጠቀም አንዳንዴ ብሮውዘሮችን ከፍቶ ወይም ፌስቡክ ኢንስታግራም ቲውተር የመሳሰሉ ነገሮችን ከፍቶ ሲጠቀም በዳታ አማካኝነት ሊጎዳው ይችላል። ዛፍ ደግሞ ድንገት መንገድ ላይ በሚሄድበት ሰዓት ላይ መብረቅ ምናምን ካለ አጫጭር ዛፍ ስር መሆን በጣም ጉዳት አለው። ይልቁን ረጅም ዛፍ ቢሆን ይመረጣል። የሚመጣውም ሀይል ጫፍ ላይ የሚያርፍ ከሆነ ታችኛውን ፓርት ላይነካ ይችላል። ለዛ ሰው ራሱን በመጠበቅ አስፈላጊ ነገር ነው። ይሄ ደግሞ የሰው ፀጉር ፀጉር ደግሞ ማግኔቲክ ስለሆነ የመሳብ አቅምም በጣም ከፍተኛ ስለሆነ ፀጉሩን መሸፈን አስፈላጊ ነገር ነው ብዬ ነው የማምነው። አልፎም ተርፎ ዞሮ ዞሮ መፍራት አያስፈልግም። ግን ራሴን መጠበቅ መከላከል አንዳንድ ነገሮችን ከተፈጥሮአዊም ሆነ ሳይንሳዊ በሆነ መንገድ ራሴን መጠበቅ መከላከል አስፈላጊ ነገር ነው ብዬ ነው የማምነው።